ብዙ ጊዜ ሰዎችን በአይን አልመለከተውም ምክንያቱም እኔ ትኩረት ማደርገው ነገር በትምህርት እና በትምህርት ላይ ብቻ ነው። እንደዛ ስለሆነ ያው አብ አብዛኛው ጊዜ አንገቴን ደፍቼ ምናምን እልፍ እላለሁ እንጂ ሰዎች ላይ አይንን አልመለከትም ምናምን።